የምሳ እረፍቶ ምን ያህል ጊዜ ነው? ከምሳ ሰዓት በኋላ የማርፍበት ሰዓት ከአንድ ሰዓት እስከ አንድ ሰዓት ከሰላሳ ደቂቃ ሊሆን ይችላል ይህም የሚወሰነው ጠዋት ረጅም ሰዓት የሰራው ከሆነ ከሰአት የማርፍበት ሰዓት ከፍ ሊል ይችላል። ሁለተኛ ደግሞ እንደ አማራጭ የምይዘው ደግሞ ጠዋት ትንሽ ከሰራሁኝ የእረፍት ሰዓቴ ደግሞ አነስተኛ ሊሆን ይችላል ምክንያቱም አንድ ሰው ብዙ ከሰራ የእረፍት ሰአቱም ብዙ ሊሆን ይችላል በአንጻሩ ደግሞ አነስተኛ ስራ ሊሆን ይችላል ማለት ነው ስለዚህ የእረፍት ሰዓቴ ብዙውን ጊዜ ወይንም የምሳ ሰዓቴ ብዙ ጊዜ ከአንድ ሰዓት እስከ አንድ ሰዓት ከሰላሳ ሊሆን ይችላል ምናልባት ደግሞ ትልልቅ እንግዶችና ትልልቅ ጉባኤዎች ሲኖሩ ከሠላሳ ደቂቃ በላይ ላላርፍ እችላለሁ። ሁለተኛ ደግሞ ብዙ የሚያጨናንቅ ስራና ቶሎ መድረስ ያለባቸው ስራዎች ካሉ ከአንድ ሰዓት በላይ አላርፍም ነገር ግን ዘውትር የምሳ ሰዓት እረፍቴ ከአንድ ሰዓት እስከ አንድ ሰዓት ከሰላሳ ነው።

ምን አይነት ልብስ ትወዳለህ? እኔ የምወደው የልብስ አይነት ባህላዊ ልብስ ይመቸኛል። ምክንያቱም ባህላዊ ልብስ የምወድበት ምክንያት ሀገሬን በጣም ማስታወቅ እፈልጋለሁ የቱሪዝም ዘርፍ ላይ ባለሙያ መሆን ስለምፈልግ ያም ህልሙ ስላለኝ ከዘመናዊ ልብስ ይልቅ ወይንም ፋብሪካ ላይ ተሰርቶ ከሚመጡ ልብሶች ይልቅ ሀገር ውስጥ የተሰሩ ወይንም ባህላዊ ልብሶችን መልበስ በጣም እወዳለሁ በተለይም የመስቀል በዓል የጥምቀት የገና የክርስትና ሰዓት እኚህ ባህል ልብሶችን ለብሶ መታየት በጣም ውበትና ድምቀት ስለሚጨምር የባህል ልብስ በጣም እወዳለሁ አብዛኛው ካሉኝ ልብሶችም ብዙውን ቁጥር የሚወስዱት የባህል ልብሶች ናቸው። ምክንያቱም በቀላሉ አገኛቸዋለሁ ሀገር ውስጥ። ሁለተኛ ደግሞ ሀገሬንና ህዝቤን ታሪኩን ማንነቱን ባህሉን ለማስታወቅ ይረዳኛል። ስለዚህ ከምወዳቸው ልብስ አይነቶች ውስጥ የባህል ልብስ በጣም እወዳለሁ።

የድሮ ፎቶዎችህን ትይዛለህ? አዎ የድሮ ፎቶዎቼን እይዛለሁ። ምክንያቱም እያንዳንዱ እንቅስቃሴዎቼ በፎቶ የተሞሉ እንዲሆን እፈልጋለሁ እነዛ ፎቶዎች ለትውስታ ይሆኑኝ ዘንድ የድሮ ፎቶዎችን መያዝ እወዳለሁ። ለምሳሌ አንድ ቦታ ለጉብኝት ልሄድ እችላለሁ። እዛ ቦታ ያየሁትን ነገር በፎቶ ካሜራዬ ይዤ ቀርጽና ለወደፊት ለትውስታ ይሆነኝ ዘንድ ማስቀመጥ ስለምፈልግ የድሮ ፎቶዎቼን መያዝ እወዳለሁ

ዳቦ ማብሰል ትችላለህ? አዎ ዳቦ ማብሰል እችላለሁ። ምክንያቱም ብዙ ጊዜ ቤት ውስጥ ምግብ ሰርቶ የመብላት ልምድ ስላለኝ ዳቦ ማብሰል ለኔ በጣም ቀሎኛል ምክንያቱም የኤሌክትሪክ ምድጃና የኤሌክትሪክ ዳቦ ማብሰያ ስላለኝ በቀላሉ የስንዴ ዱቄት ወይንም የዳቦ ዱቄት ገዝቼ አቡክቼ ውስጡ ላይም የተለያዩ ቅመማ ቅመሞች ለማጣፈጫ ይሆነኝ ዘንድ ውስጡ ላይ ጨምሬ ከሊጡ ጋር አብሬ በማብኳት እንዲሁም ቤኪንግ ፓውደር ውስጥ ላይ በመጨመር ዳቦዬን አብስዬ ለራሴ ለመግብነት እጠቀማለሁ። ስለዚህ ብዙ ጊዜ ዳቦ የመጋገር ልምዱ ስላለኝ ዳቦ ማብሰል እችላለሁ።

ማታ በምን ሰዓት ትመገባለህ? ብዙን ጊዜ ምግብ ማታ ማታ ምን መገበው ከሁለት ሰዓት በኋላ ነው። ምክንያቱም ከስራ አርፍጄ ስለምገባ ብዙውን ጊዜ ማታ መመገበው ሁለት ሰዓት ነው እንዲሁም ከሁለት ሰዓት እና ከሶስት ሰዓት በኋላ አልመገብም ምክንያቱም ቶሎ የእንቅልፍ ሰዓት ስለሚደርስ ምግብ በልቶ ደግሞ እንቅልፍ መተኛት ብዙም ለጤንነት ስለማይመከር ከሁለት ሰዓት እስከ ሶስት ሰዓት ባለው ምግብ እበላለሁ።

ቅጽል ስም አለህ? አዎ ቤት ውስጥ እና ሰፈር ውስጥ ከመደበኛ ስሜ ዉጭ ለመጠሪያነት የሚያገለግል ቅጽል ቅጽል ስም አለኝ ይሄ በማንኛውም አካባቢ የተለመደ ነው ሰዎች ፍቅራቸውን የሚገልጹበት የተለያየ መንገድ ይኖራል ከነዛ ውስጥ አንዱ ቅጽል ስም ለሚወዱት ሰው በማውጣት ነው እኔም ከዚህ የተነሳ እናቴ፣ ወንድሞች፣ እህቶችና ሌሎች የሰፈር ሰዎችም የሚጠሩኝ ቅጽል ስም አለ።

ትንኞች በአካባቢው አሉ። አዎ የተለያዩ ትንኞች በአካባቢው በአካባቢው አሉ። እኚህም ትንኞች የሚመጡት ከተለያዩ የፍሳሽ ማስወገጃና ከቆሻሻ የሚጠራቀምበት ጉርጓድ ውስጥ በመውጣት ማታ ልተኛ ስል እንዲሆን ስራ ቦታ በምሰራበት ሰዓት አካባቢዬ ላይ በጣም ብዙ ትንኞች ይመጣሉ።

ሻማ ማብራት ትወዳለህ? አዎ ሻማ ማብራት ብዙ ጊዜ እምወደው ተግባር ነው። ምክንያቱም የተለያዩ አይነት ከለር ያላቸው ቀለማት የተዋቡ ሻማዎች ቤት ውስጥ ሲበሩ ልዩ ውበትና ሀሴትን ይፈጥሩልኛል። በተለይም ከባለቤቴ ጋር ማታ ማታ የፍቅር እራት በምንመገብበት ወቅት ሻማዎችን ማብራት እወዳለሁ።

ልብስ ምን ያህል ጊዜ ታጥባለህ? እኔ ልብሴን በሳምንት ሁለት ቀን አጥባለሁ እለተ ሮብና እለተ እሁድ ልብስ ማጥብበት የ ቀኖቼ ናቸው ያ ማለት በሳምንት ሁለት ቀን ልብሴን አጥባለሁ ማለት ነው። በተለይም ከባባድ ስራ የሰራው ቀን እና ከፍተኛ የሆነ ሙቀት ያለበት ቦታ ከሄድኩኝ ልብሴ ቶሎ ስለሚቆሽሽ ልብሴን በሳምንት ሁለት ቀን አጥባለሁ። ይሄን በሳምንት ሁለት ቀን ማጣቤ ቶሎ ቶሎ ንጽህናዬን እንድጠብቅ አስችሎኛል ፕሬቶኮሌ ፕሮቶኮሎኔን እንድጠብቅም አስችሎኛል

ኮፍያ ማድረግ ትወዳለህ? አዎ ኮፍያ ብዙ ማዘውተር የማላደርግ ሰው በሆነም ነገር ግን አልፎ አልፎ ማድረግ እወዳለሁ። በተለይም በጣም ቅዝቃዜ በሚኖርበት ሰዓት እና ከፍተኛ የሆነ ሙቀት በሚኖርበት ሰዓት አደርጋለሁ ጠዋት ጠዋት ቅዝቃዜ ስለሚኖር ያን ቅዝቃዜ ለመከላከል ኮፍያ አደርጋለሁ። ከሰአት ደግሞ የፀሀይ ብርሃኑ ከፍተኛ የሆነ ማንፀባረቅ ሲኖረው እሱን ለመከላከል ኮፍያ በዛ ምክንያት ማድረግ እወዳለሁ

የስራ እድገት እየፈለክ ነው? አዎ የስራ እድገት በተለያዩ አጋጣሚዎች እፈልጋለሁ ምክንያቱም አንድ ሰው አንድ መስሪያ ቤት ላይ ብዙ ጊዜ የሚቆይ ከሆነ እዛ መስሪያ ቤት ላይ የሚያገኘው ጥቅማ ጥቅም ላይኖረው ይችላል ነገር ግን ያለውን አቅምና የተግባቡት ሁኔታ ካሰፋ የተለያዩ የስራ አማራጮችን ማግኘት ይፈልጋል እኔም የስራ አማራጮችን ማግኘት ስለምፈልግ የስራ እድገት እየፈለኩ ነው።

የሸክላ እቃዎች ትጠቀማለህ? አዎ የሸክላ እቃዎችን አዘውትሬ እጠቀማለሁ ምክንያቱም የሸክላ እቃዎች በባህሪያቸው በጣም ውበትን የተጎናጸፉ ስለሆኑ የሸክላ እቃዎችን እጠቀማለሁ። ከጥቅሙ አንፃር ደግሞ ለመመገቢያነት ልብስ ለማጥብ ሻይ እና ቡና ለማፍላት እጠቀማቸዋለሁ። ከእነዚህን ጥቅሞች ባሻገር ደግሞ እንዲሁ መደርደሪያ ላይ ሲቀመጡ የራሳቸው የሆነ ውበት ይሰጣሉ። ስለዚህ ከዛ አንፃር የሸክላ እቃዎችን መጠቀም እወዳለሁ